ጥራት ያለው ስራ መቅረብ ትችላለህ የሚለው አዎ እችላለሁ። ማለት ጥራት ያለው በሁለቱ መንገድ ነው። አንደኛ ከተማርኩት አንፃር ሊሆን ይሆናል በሙያህ በስራህ። ሁለተኛ ደግሞ ያው ካንተ የሚገናኝ ስራ ልምድ ካለ እዛኛው ደግሞ ጥራት ያለው ስራ እችላለሁ።